ማታ ከስራ በኋላ ብዙ ማረጋቸው ነገሮች አሉ። ስራዬን ጨርሼ ወደ እረፍት ጊዜ በማመራበት ሰዓት መጀመሪያ ጓደኞቼን ባገኛቸው ደስ ይለኛል ምክንያቱም የቀን ውሎ ወሬያችንን እናወራለን የተለያዩ ንግግሮችን እናደርጋለን። ከእነሱ ጋ መሆን ትንሽ እረፍት ይሰጠኛል ብዬ ስለማስብ ማለት ነው። ከዛ በኋላ ከእነሱ ጋር ተሰብስበን ትንሽ የእግር መንገድ ጉዞዎች እንደ ወልክ አይነት ነገር እናረጋለን ትንሽ እንጓዛለን ራሳችንንም ለማሳረፍ ይረዳናል። የባህል ደሞ እኔ ጋ ብቻ አይደለም ሁሉም ጓደኞቼ ጋ እንደዚህ አይነት ባህል አለን። ሁሉም ከስራ ሲመጣ ማታ ምንገናኝበት። የሆነ አረንጓዴ ቦታ ነፋሻማ ቦታ እንደ ከፌ አይነት ቦታ አለችን። እዛ ቦታ እንገናኛለን ሁላችንም ሻዬችንን ቡናችንን እንጠጣለን ከዛ በኋላ። በወክ አንድ አስራ አምስት ደቂቃ የእግር መንገድ አለ እሱን እንጓዛለን እሱን ከተጓዘን በኋላ። የኛ ኦርቶዶክስ እምነት ተከታዮች ስለሆነ የኛ ቤተክርስቲያን አለች እዛ ተሳልመን እዛ ጸልየን። ከጨረስን በኋላ ተመልሰን ወደ ቤታችን እያወራን የቀን ውሎአችንን እየተነጋገርን እየተሳሳቅን ተመልሰን ወደ ቤታችን እንሄዳለን።

ከቤተሰቦቻችን ጋር ብዙ የምናከብራቸው በዓላት አሉ ለምሳሌ በቅርቡ አክብረን ያለፍነው የገና የጌታችን የመድኃኒታችን ኢየሱስ ክርስቶስ የውልን የልደት ቀን እሱን አስበን አክብረን አሰልፈናል። አሁን ከሳምንት በኋላ ደግሞ የምናከብረው የጥምቀት በዓል አለ የፋሲካ በዓል አለ የአዲስ ዘመን መለወጫ አለ የተለያየ ለሃገራችን መስዋእት የሆኑ ቀናቶች አሉ። ለምሳሌ ከሱ መካከል አድዋ የሚባል አለ። ኢትዮጵያ ጣሊያንን በጦር ተጋጥማ ያሸነፈችበትን ለቀኝ ግዛት እጄን አልሰጥም አንሰጥም ብለን እስካሁን እንዲሁ ከአፍሪካ ውስጥ በቀኝ ግዛት ያልተገዘን የመጀመሪያው ሀገር እንድንሆን ያደረገንን ቀን እናከብራለን። አዲስ ዘመን መለወጫ ከአውሮፓውያን እና ከምዕራባውያኖች በተለየ የራሳችን የሆነ ዘመን መለወጫ አለን። ቀናት ማለት ነው ካውሮፓዎቹ ይለያል እኛ መስከረም አንድ እናከብራለን ፈረንጆቹ ጃንዋሪ አካባቢ ሲያከብሩ ማለት ነው። እኛ ከፈረንጆቹ በሰባት አመት ወደ ኋላ ራቅ እንላለን። እነሱ አሁን ሁለት ሺህ ሃያ አምስት ሃያ ስድስት ላይ ሲገኙ እኛ አሁን ሁለት ሺህ አስራ ስምንት ላይ ነው ያለን ያለነው። ትክክለኛ የኛ አቆጣጠር የኛ ነው ብለን ነው የምናስበው። የፀሀይ ውደቱን ከምድር አዟዟር እና ከምድር አዟዟር ጋር የምንጠቀመው የካላንደር ጥቅም ሁኔታ ነው። እሱም እናከብራለን ብዙ ብዙ የምናከብራቸው በዓላቶች አሉ ከሃይማኖታዊም ከሃይማኖታዊ ውጪ የሆኑ በዓላት

እሳት ለማንደድ ዱባይ ውስጥ ብዙ የምንጠቀማቸው ባህላዊም ነገሮች አሉ። የተለያዩ እንጨቶችን ሰባብሮ ከሰል ማያያዝም ሆነ። ቀለል ያሉ ስራችን ለመስራት እንደ ስቱፍ ነዳጅ ነጭ ጋዞችን እንጠቀማለን ያ በማድረጋችን። ምግብ ለማብሰል በኋላ ማሞቅ የተለያዩ ስራዎችን ለመስራት ከሰለማያያዝ አንጠቀምበታለሁ ማለት ነው። ካልኩ ውጪ። እንጨት በብዛት ከኮመን እንጠቀመው የእንጨት ውጤቶችን ነው። እንጨት በህይወታችን ላይ ወሳኝ ነገር አለው። እሳትን ለማንደድ ከዛ ቀጥሎ ደግሞ። ጋዞች ናቸው ጋዞችን ጋዞችን እንጠቀማለን ለማንደድ ከዛ በኋላ ላስቲክ የተለያዩ ላስቲኮችን እሳት በምናስነካቸው ጊዜ። በውስጣቸው የሚፈጥሩት ኬሚካል እንጨት ላይ ተጣብቆ ከፍተኛ የሆነ መያያዝ ይፈጥራል። እንጨቱ ላይ ብዙ ጊዜ እሱን ለማያያዝ እሳት ለማንደድ እሱን እንጠቀማለን።

ጭንቀት ሲሰማኝ ብዙ የማደርጋቸው ነገሮች አሉ። ጭንቀት ሲሰማኝ መጀመሪያ የማደርገው። በሙዚቃ ጭንቀቴን ለማስለቀቅ እሞክራ በተለያዩ ለስለስ ያሉ ሙዚቃዎች ከጭንቀት ሊያወጡ የሚችሉ ሙዚቃዎች። መስማት ያስደስተኛል እና እሱን እየሰማሁ ጭንቀት ይለቀኛል ብዬ እሞክራለሁ። ብቻዬን መሆን ደስ ይለኛል በብዛት የሚገርምሀ። በዚህ የጭንቀት ሰዓት ጭንቅ ሲለኝ ብቻዬን ሆኜ ራሴን የማገኝበት ራሴን አሪፈ ጊዜ ባሳልፍ ብዬ እመኛለሁ እንደዛም ነው የማረገው። በመቀጥል ደግሞ አቅራቢያዬ ያለ ቤተክርስቲያን ሄጄ እጸልያለሁ። ከጭንቀቴ እንድወጣ ያስጨነቀኝ ምን ነገር ሊሆን እንደሚችል ብዬ አስባለሁ። ከጭንቀቴ እንዲያወጣኝ የፈጠረኝን እለምናለሁ። ብዙ ጊዜ እንደዚህ በማድረጌ። ብዙ ጊዜ ከጭንቅለት ከጭንቀት ተገላግያለሁ። ጭንቀት ከባድ የሆነ በሽታ ነው። ብዙ ነገሮች አደርጋለሁ።

ዝናብ ሲዘንብ ሰውነትን የሚያሞቁ የተያዩ ልብሶችን እለብሳለው። ሙቀት የሚሰጡ የተለያዩ መጠጦች ለምሳሌ ብዙ ሻይ ቡና ማረግ ነው የመሳሰሉትን ነገሮች እየቀላቀልኩ እጠቀማለው። ዝናቡ ሲዘንብ ደስ ደስ ያስደስታል ሙቀት ይፈጥራል። እና ፊልሞችን ከፍቼ ረዥም ሰዓት ረዣዥም ፊልሞችን ለማየት ደስ ይለኛል እና እነሱን ፊልሞች ስለማይ በዝናቡ ሰዓት እንቅልፌን መተኛት እወዳለሁ ያዝናናኛል። ዝናብ ሲዘንብ ብዙ የማደርጋቸው ነገሮች አሉ። ብዙ ጊዜ ዝናብ በዘነበ ብዬ አልመኝም ግን ደስ ይለኛል ቢዘንብ። እንዳልኩህ ረዣዥም ፊልሞችን አያለው። ሙቀት የሚሰጡ ነገሮች አደርጋለሁ ልብሴን ብርድ ልብሴን ለባብሼ እተኛለሁ። ከሰዎች ጋር አወራለሁ ደስ ይላል። ዝናብ ሲዘንብ ብዙ ነገር ማድረግ

የልጅነት ጊዜን ስዘክር ደስ ይለኛል። በየሀገር ቤት ነበረ በጓደኞቻችን ጋር እንጫወት ነበር። ዛፎች ላይ እንወጣ ነበር ወንዝ ውስጥ እንዋይ ነበር። አያቴ ታሪኮች ተነግረን ነበር ምሽት ላይ በሰማይ ኮከቦች እንመለከት ነበር። ትምህርት ቤት ረጅም መንገድ ነበር። እርስ በእርሳችን እንረዳ ነበር ቀላልና ደስተኛ ጊዜ ነበር። አሁን ያጊዜ ጠፋ ነገርግን ትዝታው ይቀራል። ልጅነት ውበት ነው። ነበር

አዎ ዳቦ ማብሰል እችላለሁ። ከልጅነቴ ጀምሮ እናቴ ምግቦች እስታበስል ዳቦ ስጋግር ዳቦ ማብሰል ስታለማመደኝ ያደገችው ስትሰራም ስለማያት እኔ ያ ኢንደሚያስደስት አቃለሁ። ለራስ ምግብ ጣፋጭ ምግብ መስራት ምን ያህል ጠቃሚ አንደሆነ ስለማቅ። እኔም ዳቦ ማብሰል እችላለሁ ከልጅነቴ ጀምሮ። እንዴት ዳቦዎች ሲቀጥ እንደሚወጣቸው እንዴት ቅርጽ ማውጣት እንደሚቻል እንዴት እንደሚቦኩ ዳቦዎች ለመብኳት እና ለ ኩፍ ለማለት ስንት ቀን እንደሚፈልግባቸው እነሱን ለማብኳት ምን ያህል የጨው መጠን ምን ያህል የውሃ መጠን እና ምን ያህል እርሾ እንደሚያስፈልግ። ስታስረዳኝ እና ስታሳየኝ ስለቆየሁ እኔ ዳቦ ማብሰል በስትክክል እችላለሁ

የምወደው ሬስቶራንት ልዩ ባርና ሬስቶራንት የሚባል አለ። ወደ አዲሱ ገበያ አካባቢ ማለት ነው እሱ በጣም ሁሌ ገንዘብ ሳገኝ መዝናናት ስፈልግ። መብላትና መጠጣት በምፈልግባቸው ጊዜያት በሙሉ የምሄደው እዛ ነው። አሪፍ መስተንግዶ አላቸው። ቤቱ ወንበሩ የሙዚቃ ምርጫቸው ሁሉ ነገር አሪፍ ስለነበረ። እዛ እሄዳለሁ ያን ሬስቶራንት ያን ሬስቶራንት ደግሞ እኔ ብቻ አይደለሁም። ሁሉም ጓደኞቼ እንወደዋለን። ሁሉም ሰው ከሌሎች ሬስቶራንቶች በይበልጥ እንደ ቤታችን ነው የምናየው ማለት። ምንም አይነት ፕሮግራም ቢኖረን ወደዛ ነው የምንሄደው ምንም አይነት ጉዳዮች ሲኖሩ። እዛ ሄደን ነው ብዙ ነገር የምናሳልፈው። እና የምወደው ሬስቶራንት ልዩ ባርና ሬስቶራንት ይባላል። ወደ አዲሱ ገበያ ወደ ቶታላጅ መውጫ አካባቢ ጋር ይገኛል